በመስኮት ጎን መቀመጥ ትወዳለህ? ለሚለው አዎ በመስኮት ጎን መቀመጥ እወዳለሁ። ምክንያቱም ሞቃታማና በጣም ንፋስ ማነው ሞቀታማና የሚሞቅ አየር በሚሆንበት ጊዜ ንጹህ አየርና እና የታደሰ አየር እንዲገባ ስለሚያስፈልግ። እንደገና ደግሞ የተጣራና ንጹህ አየር ለማግኘት መስኮት ጎን መቀመጥ እወዳለሁ ማለት ነው።

በመስመር ላይ ትማራለህ ወይ ለሚለው? በመስመር ላይ እማራለሁ። ምክንያቱም የተለያዩ ማለትም ክህሎት የሚፈልጉ የተለያዩ አዳዲስ የሆኑ የትምህርት አይነቶች አሉ ማለትም ስራዎችን ለመስራት። በመስመር ላይ መማር ያስፈልጋል ማለት ነው። አዳዲስ እውቀቶች አሉ። አዳዲስ ማለትም ክህሎትን ለማዳበር። በትንሽ ጊዜ የዛ ሙያ ባለቤት ሊያደርጉ የሚያስችሉ መስመር ላይ ብዙ ትምህርቶች ስላሉ በመስመር ላይ እማራለሁ ማለት ነው።

የድምጽ መልእክት ትልካለህ? ወይ ለሚለው አዎ ያው የድምጽ መልእክት ለተለያየ ተግባራት እና ለተለያየ ጉዳዩች የድምጽ መልክቶች እልካለው ምክንያቱም በስራ ምክንያት ሊሆን ይችላል። የተለያዩ መረጃዎችን ለመስጠት እና ለመላ ለማቀበል ሊሆን ይችላል። በዚህ ጊዜ የድምጽ መልእክቶችን እልካለሁ ማለት ነው

"ምን አይነት ልብስ ትወዳለህ?" ለሚለው ያው ብዙ ጊዜ የምለብሳቸው ልብሶች ምቾት ወይም ደግሞ ለእንቅስቃሴ አመቺ የሆነ ልብሶችን ልጠቀም እችላለሁ። እንዲሁም ደግሞ የተለያየ ቀለል ያሉ ልብሶች እንደ አየሩ ሁኔታ ሞቃት ሲሆን ቀለል ያሉ ስስ ልብሶችን መጠቀም እንዲሁም ደግሞ ሞቃታ ማነው ሞቃታማ ማነው አየሩ ደግሞ ቀዝቃዛማ በሚሆንበት ጊዜ ወፈር ያሉና ብዙ ሙቀት ላ ሊስቡ የሚችሉ ወይም ደግሞ ንፋ ብርደን የማያመ እንትን የማይሉ ብርድን የማያስገቡ የልብስ አይነቶችን እጠቀማለሁ ማለት ነው።

ምን አይነት ቦርሳ ትጠቀማለህ? ለሚለው ያው ብዙ ጊዜ የምጠቀመው የቦርሳ አይነት በሚታዘል በጀርባ የሚታዘል የቦርሳ አይነት ነው። ያም ያው ብዙ ጊዜ የተለያየ ልብሶችን ሊሆን ይችላል። ማስታወሻዎችን ሊሆን ይችላል። ኮምፒውተርን ሊሆን ይችላል። በተለያየ ጊዜ የተለያየ እቃ የሚይዝበት ነው ማለት ነው።

በቀን ምን ያህል ውሃ ትጠጣለህ? ለሚለው ያው ብዙ ጊዜ በቀን ውስጥ እንደ አስፈላጊነቱ ከአንድ ሊትር እስከ ሁለት ሊትር ልጠጣ እችላለሁ። ያም ማለት እንደ ፈሳሽ ከሰውነቴ ባስወገድኩት መጠን ነው ማለት ነው የሚወሰነው። ያም ማለት ስራ ላይ ከሆንኩኝ ብዙ ጊዜ ብዙ ፈሳሽ ላስወጣ እችላለሁ። ስለዚህ ያንን ፈሳሽ ሊተካ የሚችል ከ አንድ ሊትር እስከ ሁለት ሊትር ልጠቀም እችላለሁ። ማለት ነው

ጥላ ወይስ ፀሀይ ትመርጣለህ? ለሚለው ያው ብዙ ጊዜ እንደ አስፈላጊነቱ ነው ያ ማለት ፀሀይ የሚያስፈልገን ሰዓት አለ እና በጣም ቅዝቃዜ። በሚሰማን ጊዜ ያ ፀሀይ ያንን ቅዝቃዜ። በተቃራኒው ደግሞ ፀሀይ ሊያስፈልገን ይችላል። እንዲሁም ደግሞ በጣም ሞቃታማ እና በጣም ሙቀት በሚሰማን ጊዜ ደግሞ ጥላ እና ቅዝቃዜ የአየር ሁኔታ ሊያስፈልገን ይችላል። እና እንደ አየር ህኒታ ሊወሰን ይችላል ማለት ነው። ግን ብዙ ግዜ ያው ጥላን ነው የምመርጠው ወይም ደግሞ ቅዝቃዜ አይሩ ቀዝቀዝ ያለ አየር ነው ተመራጭ ማደርገው ማለት ነው

የትኛውን የቀኑን ሰዓት ትወዳለህ? ለሚለው ያው ብዙ ጊዜ። የምወደው የቀኑን ሰዓት ጠዋት ማለዳ ያለውን የቀን ሰዓት እና እንዲሁም ደግሞ ከሰአት ፀሀይ በረድ ካለ በኋላ ፀሀይ እንደንገዝገዝ ያለችበትና ፀሀይ ልብልጥ ጠልቅ ያለችበትን ሰዓት ከቀኖቹ ውስጥ ተመራጭ አደርጋለሁ ማለት ነው። ከውሎ አንፃር ማለት ነው።

ልዩ ችሎታህ ምንድነው? ለሚለው ያው ብዙ ጊዜ የኔ ልዩ ችሎታ በተቻለ መጠን ራሴን መመልከት መቻል እና እንዲሁም ደግሞ በተቻለ መጠን እኔ ውስጥ ያለውን ደካማ ጎን እና ጠንካራ ጎን ለይቶ በማወቅ ደካማ ጎኔን ማስተካከል እና እንዲሁም ደግሞ ጠንካራ ጎኔን ደግሞ በተሻለ ሁኔታ በህይወቴ ውስጥ ማጎልበት መቻል ማሳደግ መቻልን። ብዙ ጊዜ ትኩረት ስለማደርግ ይሄ የኔ ችሎታ ነው ብዬ አስባለሁ ማለት ነው።

በስራ ቦታ ጓደኛ አለህ ወይ? ለሚለው አዎ በስራ ቦታ ጓደኛዎች አሉኝ። ያ ማለት ለ- በስራ አጋጣሚ የተገናኘኋቸው እንዲሁም ደግሞ የስራ ባልደረቦቼ ማለት ነው። አሉ። ስለዚህ ከእነሱ ጋር በስራም አጋጣሚ የተለያዩ ጉዳዮችን እናወራለን። እንገናኛለን። እንዲሁም ደግሞ ማህበራዊ ህይወትም ይኖረኛል ማለት ነው ከስራ ባሻገርም ከእነሱ ጋር ማለት ነው። ከስራ ቦታ ጓደኞቼ ባልደረቦቼ ጋር ማለት ነው።

ቡና ወይስ ሻይ ትመርጣለህ? ለሚለው ያው ብዙ ጊዜ እንደ አስፈላጊነቱ ነው ቡና የምጠቀምበት ጊዜ አለ እንዲሁም ደግሞ ሻይ የምጠቀምበት ጊዜ አለ። እና የምግቦችን ለማወራረጃነት ሲሆን ብዙ ጊዜ ሻይን ተጠቃሚ ተመራጭ ላደርግ እችላለሁ። ነገር ግን ነቃ ብሎ ስራዎችን ለማከናወን ከሆነ ደግሞ ቡናን ተመራጭ ላደርግ እችላለሁ። ማለት ነው።

"በእግር ምን ያህል ርቀት መሄድ ትችላለህ?" ለሚለው ያው ብዙ ጊዜ እኔ ያው እንቅስቃሴዎቼም በእግር ስለሆነ የምጓዘው በእግር ብዙ ርቀቶችን ልጓዝ እችላለሁ ማለት ነው። ከአንድ ቦታ ወደ ሌላ ቦታ ስጓዝም በፍጥነት ፍጥነትንም ያማከለ ጉዞ ስለማ ስለማደርግ ብዙ ጊዜ የትኛውንም ያህል ርቀት በእግር ልጓዝ እችላለሁ ማለት ነው።

ማዕድንን ትጠቀማለህ ወይ? ለሚለው አዎ ማዕድናቶችን እንጠቀም እችላለሁ ያ ማለት ለተለያዩ ለጌጣ ጌጦች ሊሆን ይችላሉ። እንዲሁም ደግሞ ለተለያዩ ስራዎች ሊሆኑ ይችላሉ። እነዛን ማዕድናቶች እንደ ግለሰብም ባይሆን እንደ ሀገርም ማዕድናቶችን የምንጠቀምባቸው ሁኔታዎች ይኖራሉ። ነገር ግን እንደ ግለሰብ የተወሰነ እንደ ወርቅ ያሉ ማዕድናቶችን ልጠቀም እችላለሁ ማለት ነው